እሺ በትርፍ ጊዜ የተለያዩ ነገሮችን አደርጋለሁ ለምሳሌ ስለምፈልገው ነገር በዛ ላይ መረጃ ለማግኘት የተለያዩ ቪዲዮዎችን ከዩቲዩብ ላይ ቼክ አደርጋለሁ። ሌላው ደግሞ የተለያየ ነገሮች ማንበብ ያለብኝን ነገር አነባለሁ እንደገና ደግሞ ራሴን ትንሽ ዘና ለማድረግ ሙዚቃ አዳምጣለሁ በቤቴ ውስጥ ሆኜ ሙዚቃ ማዳመጥ በጣም ደስ ይለኛል ሙዚቃዎችን አዳምጣለሁ። እንደገና የሃይማኖታዊ መዝሙሮችንም ማዳመጥ በዛው ልክ ሁለቱንም ነገሮች አደርጋለሁ በዛ መልኩ ነው በትርፍ ጊዜ የማሳልፈው ማለት ነው።

የድርጅት ዝግጅቶች አንዳንድ ጊዜ እሳተፋለው ግን የዛን ያህል ብዙ እንትን አይደለሁኝም። ለመሳተፍ ግን አዎ ተሳትፌ አውቃለሁ። ብዙ ፕሮግራሞችን እሳተፋለሁ ግን የዛን ያህል እንደዚህ በጣም ደስተኛ ምናምን ሆኜ ወይንም ደግሞ ጓጉቼ የምጠብቀው አይነት ሰው አይደለሁኝም። ኖርማል ነው ያው እሳተፋለሁኝ።